ደሞዝ የማገኘው ከቀን ሃያ እስከ ቀን ሰላሳ ባለው ጊዜ ውስጥ ነው። የመንግስት ሰራተኛ እንደመሆኔ መጠን ደሞዝ የሚከፈለው በእነዚያ ቀናት ውስጥ ነው። እኔም ደሞዜን የማገኘው ከቀን ሃያ እስከ ቀን ሰላሳ ባለው ጊዜ ውስጥ ነው።